ማር ትወዳለህ? በጣም ጥሩ ጥያቄ ነው እጅግ በጣም ከምወዳቸው በምድር ላይ ከሚገኙ ምግቦች መካከል አንደኛው ማር ነው። ማር ለሰውነት ከሚሰጠው ጠቀሜታ አንፃር በሽታ ከመከላከል ሀይልና ሙቀትም ከመስጠት አንፃር ማርን በጣም እጅግ እወደዋለሁ። ማርን የምታዘጋጀው ታታሪዋ ንብ ናት። ንብ ከተለያዩ አበባዎች የቀሰመችውን ነገር አጠራቅማ ነው። ማርን የምታዘጋጀው ይህንን ያዘጋጀችውን ማር ስንጠቀም ከተለያዩ እጽዋት የተቀመመ መድሃኒት ስለሆነ ማር ለብዙ በሽታዎችም መድሃኒት ነው። ስለዚህ በምድር ላይ ከሚገኙ በጣም እጅግ ከሚጣፍጡ ጣፋጭ ከሆኑ ምግቦች መካከል አንደኛው እና ዋነኛው ተጠቃሽ ማር ነው። ስለዚህ እኔም ማርን የምወደው ከዚህ አንፃር ነው።

መስታወት ላይ ምን ያህል ጊዜ ታያለህ? መስታወት ላይ የምመለከተው ምናልባትም ጠዋት አካባቢ ብቻ ከመኝታዬ ተነስቼ ጸሎቴን ጨርሼ ሁሉንም ነገር የጠዋቱን ስራዎችን በሙሉ ከፈጸምኩ በኋላ ወደ ስራ ከመሄዴ በፊት ለተወሰነች ለአንድ ደቂቃ ወይ ለሁለት ደቂቃ ፊቴ ላይ ያለውን ጉድፍ ለመመልከት ካልሆነ በቀር መስታወትን ስራዬ ብዬ የምመለከትበት ጊዜ የለኝም

በመስመር ላይ ቪዲዮ ትመለከታለህ አዎ በጣም ብዙ ጊዜ አያትን የማሳልፍበት በመስመር ላይ ቪዲዮዎችን በመመልከት ነው በስራዬ አጋጣሚ የተለያዩ የስራዬ ሊረዱ ሊያግዙኝ የሚችሉ ጉዳዮችን ለመመልከት መስመር ላይ ቪዲዮዎችን እመለከታለሁ መስመር ላይ ቪዲዮዎችን የምመለከትባቸው የተለያዩ መተግበሪያዎች አሉ ከእነዚህ መካከል ዩ ቱዩብ እና ቲክቶክ ግንባር ቀደሞች ናቸው ቲክቶክ ላይ እና ዩ ትዩብ ላይ የምፈልጋቸውን ሀሳቦች ጥያቄዎችን እየጠየኩ ለዛ ጥያቄ ተመሳሳይ ሊሆን መልስ ሊሆን የሚችሉ ቪዲዮዎችን እመለከታለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? መልካም የተለያዩ ቦታዎች ላይ ተጉዤ አውቃለሁ ለስራ ጉዳይ። እንደዚሁም ደግሞ ለጉብኝትና ራሴንም ለማዝናናት ስል በተለያዩ ቦታዎች ላይ ጉዞዎችን አደርጋለሁ ከእነዚህ በ ቦታዎች በዋናነት የሚጠቀሱት ገዳማትና የተለያዩ መዝናኛ ቦታዎች ናቸው። ወደ ከተማ የሚደረጉም የተለያዩ ጉዞዎችን ለስራ ጉዳይ አደርጋለሁ። ከእነዚህ ቦታዎች መካከል አዲስ አበባ ደሴ ወልዲያ ደብረ ብርሃን ባህርዳርን እና ጎንደርን የመሳሰሉ ቦታዎችን በስራ አጋጣሚዎች ተጉዤ አውቃለሁ። ከዚህ በተጨማሪ ግን ገዳማትን እና የተለያዩ አድባራትን ለመጎብኘት በእነዚያ የሚገኙትን አንዳንድ ጉዳዮችንም ለመመልከት በቅርበትም የሚገኙትን በርቀትም ያሉትን እንደ ዲማ ጊዮርጊስ መርጦለ ማርያም የመሳሰሉትን ገዳማትን ለመጎብኘት ችያለሁ።

ልደትህን እንዴት ታከብራለህ? ልደቴን የማከብረው በተለየ ሁኔታ አይደለም የልደት ቀኔን ባውቀውም ያንን የልደት ቀኔን የማስታውስበት ነገር የለም። ምክንያቱም በክርስትና ሃይማኖትም ልደትን የማክበር ልማድ የለም። በተለያዩ ሃይማኖታዊ ጉዳዮች በሌሎች ሃይማኖቶች ምናልባት ልደታቸውን የማክበር ልማድ ይኖር ይሆናል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ስርዓትም ያለውና አባቶቻችንም እንደ ትውፊት ያሳዩን ያስቀመጡልን ነገር ልደትን የማክበር ልማድ እንደሌለ ነው ስለዚህ እኔም ልደቴን የማላከብርበት ምክንያት ይሄ ነው። ቀኑን ባውቀውም በተለየ መንገድ ሌሎች እንደሚያደርጉት ኬክ በመቁረስ ሻምፓይ በመርጨት የተለያዩ ዝግጅቶችን የሚበላም የሚጠጣውንም ነገር በማዘጋጀት የተለየ ልብስ በማድረግና ስጦታ በመቀበልና በመስጠት የማከብረው ልደት የለኝም። ልደቴን ማክበር የምፈልገው ግን ሁሉም ሰውም ልደቱን እንዲያከብር የም የምፈልገው ነገር ቢኖር የተወለደበትን ልደት በስጋና በደሙ በቤተክርስቲያን ላይ ሄዶ ቅዳሴ አስቀድሶ ከክርስቶስ ስጋና ደም ተቀብሎ በዚህ መልኩ ልደቱን ቢያስታውስ ቢያስብ ደስ ይለኛል። እኔም የማስበው ልጆቼንም የማስተምረው ይህንን ጉዳይ ነው።

አስተያየት መቀበል ትወዳለህ መልካም በጣም ጥሩ ጥያቄ ነው? አስተያየቶችን እቀበላለሁ ማንኛውም ሰው ፍጹም አይደለም እኔም ፍጹም ነኝ ብዬ አላስብም። ስለዚህ አንዳንድ ጉድለቶች ከእኔ ሊኖሩ ይችላሉ እኔ የማልችላቸው ያስቀየምኳቸውም በተለያዩ የስራ አጋጣሚዎችም ደግሞ ሰዎችን ያልሆነ ነገር ላይ ያስቀመጥኩ የተለያዩ በደሎችን የፈጸምኩ የተለያዩ ስህተቶችን የሰራሁ ሊሆን ይችላል። ስለዚህ እኔ ፍጹም ስላልሆንኩ ፍጹም ያልሆነ ሰው ደግሞ ከሌሎች ሌሎች ከሚያዩት አንፃር የተለያዩ አስተያየቶችን መቀበል ግዴታ ነው። ሌሎች እኔን የሚመለከቱበት የራሳቸው የሆነ መመልከቻ መነፅር አላቸው። ስለዚህ እኔን የሚመለከቱባቸውን ሀሳቦች መቀበል በምን መልኩ እንደዚህ አደረግክ ለምንድነው ይሄን የምታደርገው? እንደዚህ እንደዚህ የሚሉ ጉዳዮችን በሙሉ ከሌሎች አስተያየት በመቀበል የራሴን ድክመቶችም ለማሻሻል የምጥር ሰው ነኝ። እና አስተያየት መቀበልን እጅግ እወዳለሁ።

የምትወደው እንስሳ ምንድነው እኔ ከምወዷቸው እንስሳት መካከል የቤት እንስሳትን ነው ከቤት እንስሳት መካከል በግን በጣም እጅግ እወዳለሁ። በግን የምወድበት የራሴ የሆነ ምክንያት አለኝ በመጽሐፍ ቅዱስ በተጠቀሰው በግ ብዙ ጊዜ ተገልጧል እንደገና በግ በመጨረሻው ዘመንም ክርስቶስ በሚመጣበት ጊዜ በቀኝና በግራ አቆማቸዋለሁ ብሎ በቀኝ የሚቆሙትን ጻድቃንን በበግ መስሏቸዋል ስለዚህ ጻድቃን የተመሰለችባት እርሱም ደግሞ እውነተኛ በግ ሆኖ ለሚበሉት ለሚጠጡት ሰዎች የተሰጠ እውነተኛ መብል ክርስቶስ በበግ ስለተመሰለ በግን እጅግ አድርጌ እወደዋለሁ።

የስራ ቦታ ደህንነት እንዴት ነው? በስራ ቦታዬ ላይ የሚያጋጥሙ የተለያዩ ችግሮች ሊኖሩ ይችላሉ። ነገር ግን ለከፋ ጉዳት የሚያጋልጡ ለተለያዩ አካላዊ ጉዳትም ሆነ አይምሮአዊ ጉዳቶችን ሊያደርሱ የሚችሉ ጉዳቶች ይደርሱበታል ተብሎ የሚጠበቅበት ቦታ ላይ አይደለም ያለውት። ስለዚህ ከበስራ ቦታዬ ላይ ያለው ደህንነት የተሻለ አስተማማኝ ስለሆነ ልዩ ጥበቃም የሚደረግበት ቦታ ስለሆነ የስራ ቦታ ደህንነቴ የተሻለ ነው። ብዬ አስባለሁ

የምትወደው ቀለም ምንድነው? እኔ የተለየ የሆነ የምወደው ቀለም ብዬ የማስበው የለኝም ነገር ግን ካሉ ቀለማት መካከል ሰማያዊ ቀለም ደስ ያሰኘኛል ሰማያዊ ቀለም ወደ ላይ ቀና ብለን ስንመለከተው ደስ የሚያሰኝ ስለሆነና በጣም ብዙዎችም በውሃው የውሃም የሌሎችም ቀለማት እንደዚሁ የሰማዩን ነፀብራቅ ስለሚያሳዩና እዛ ላይ ያለው እይታ በጣም ስለሚማርክ ሰማያዊ ቀለም ደስ ያሰኘኛል።

በስራ ላይ ችግሮችን ትፈታለህ? መልካም ጥያቄ ነው። አዎ ብዙ ጊዜ በስራው ቦታ ላይ በሚ በየሚፈጠሩ አንዳንድ ችግሮች ይኖራሉ በስራ አጋጣሚዎች የተለያዩ ስህተቶች ሊሰሩ ይችላሉ። እነዚህን ስህተቶች እና የሚፈጠሩ ችግሮችን መፍታት ደግሞ የግድ ነው። ስለዚህ እኔም በአንዳንድ ጉዳዮች የሚፈጠሩ የስራ ላይ ያሉ ችግሮችን እፈታቸዋለሁ ምክንያቱም አንዱም የስራዬ አካል ስለሆነ ነው። ችግሮች የተፈጠሩ ከሆነ እነዛን ችግሮች መፍታት እንደ አንድ የስራ አካል የሚቆጠር ነው። ስለዚህ በስራ ላይ የሚፈጠሩ ችግሮችን እፈታለሁ።

ወተት ትጠጣለህ? ወተት አልጠጣም። በጣም ከሚገርመኝና በጣም ከሚደንቀኝ ነገር አንደኛው ይሄ ነው በጣም ብዙ ሰዎች ወተት ይወዳሉ። እኔ ደግሞ በጣም እጅግ የምጠላው መጠጥ ቢኖር ወተት ነው። ወተትና የወተት ተዋጾዎችን በሙሉ የመጠቀም ልምድ የለኝም። እነዚህ የወተትና የወተት ተዋጽኦዎችን በምትጠቀምበት ጊዜ በጣም የመቸገር ነገር አለ። ስለዚህ እነዚህን ወተትን ወተት መጠጣትን እና ሌሎች የወተት ተዋጽኦዎችን በሙሉ አልጠቀምም።

ኮምፒውተር መጠቀም ትችላለህ? አዎ በጣም እጅግ ከምደሰትባቸው ጉዳዮች መካከል አንደኛው ይሄ ነው። ለቴክኖሎጂ በጣም ቅርብ ነኝ አዳዲስ ቴክኖሎጂዎችን የመረዳት አቅሜ በጣም ከፍተኛ ነው። ኮምፒውተር መጠቀምም የምችለው ከሃያ አመታት በፊት ነው። ስለዚህ ኮምፒውተርን ለመጠቀም በጣም ቀላል ነው። ብዙ ትምህርትም የማይፈጅብኝና ብዙ ስልጠናም ሳልወስድ በቀላሉ ራሴን በራሴ አስተምሬው ኮምፒውተር መጠቀምን አሁን ላይ ለሌሎችም ማስተማር የምችልበት ደረጃ ላይ የደረስኩ ነው።

በአካባቢው ወድልድይ አለ። አዎ ያለሁበት ቦታ ከትልቅ ወንዝ ያለበት ቦታ ስለሆነ ያንን ወንዝ አቋርጦ ወደምኖርበት ቦታ ለመሄድ በዚያ የምጠቀመው ድልድዩን ነው። ስለዚህ ሁሉም ሰው በመኪናም ሆነ በእግር ለመጓዝ ያንን ወንዝ አቋርጦ የሚሄደው ድልድዩን በመጠቀም ነው። ድልድይ ከአንድ ቦታ ወደ ሌላ ቦታ ለማሸጋገር የሚያገለግል በጣም ጠቃሚ የሆነ መሸጋገሪያ ነው።

ብስክሌት ትጋልባለህ? ጥሩ ጥያቄ ነው። ብዙ ጊዜ ብስክሌት የመጋለብ ልምዱ የለኝም ብስክሌት መጋለብም አልችልም። የመንጃ ፍቃድ ቢኖረኝም እና ሌሎችን ተሽከርካሪዎችን የማሽከርከር ችሎታው ቢኖረኝም ብስክሌት ግን እስከዛሬ ድረስ የመጋለብ ልምዱ የለኝም። እስከዛሬ ድረስም ብስክሌት ጋልቤ አላውቅም።

የትኛውን ባህላዊ ምግብ ትወዳለህ? በኢትዮጵያ የሚገኙ ባህላዊ ምግቦች አብዛኛዎቹ የሚወደዱ ናቸው ከእነዚህ ከሚወደዱ ባህላዊ ምግቦች መካከል አንደኛው የዶሮ ወጥ ነው። የዶሮ ወጥ በኢትዮጵያውያን ዘንድ ሲሰራ በጣም ልዩ ጣይም እና መዓዛ ያለው ምግብ ነው። ስለዚህ እኔም ከባህላዊ ምግቦች የተሻለ ነው ብዬና በጣም የምወደው ደስ ብሎኝም የምመገበው ዶሮ ወጥ ነው።

በፍጥነት መተየብ ትችላለህ አዎ መተየብ ማለት መጻፍ ነው። መጻፍ ደግሞ በእጅም በኮምፒውተርም ሊጻፍ ይችላል። ኮምፒውተር ላይ በመተየብ በፍጥነት እጽፋለሁ። በፍጥነት መተየብን ደግሞ የተለማመድኩት በራሴ ነው። ራሴን በራሴ አስተምሬ በተለያዩ ቋንቋዎች። በእንግሊዘኛም ሆነ በአማርኛ ኮምፒውተር ላይ በመተየብ በፍጥነት በመጻፍ እታወቃለሁ። ለዚህም ደግሞ በመስመር ላይ ያሉ የፍጥነት መለኪያዎች አሉ። ጽሁፍን በመጽሐፍ ለተለያዩ ስራ ውድድሮች በሚቀጥሩበት ጊዜ የጽሁፍ የመጽሐፍ ፍጥነትን የሚፈትኑ አሉ። ለዚህ ተፈትኜ ዘጠና ፐርሰንት እና ከዚያ በላይ ያመጣሁበት የምስክር ወረቀትም አለኝ።

ቀዝቃዛ የአየር ሁኔታ ትወዳለህ? ቀዝቃዛ የአየር ሁኔታን አልወድም ቀዝቃዛ የአየር ሁኔታ የተለያዩ የመተንፈሻ አካላትን የሚቀሰቅሱ ያአለርጅክ የሆኑ ህመሞችን ያስከትላል። ለምሳሌ እንደ ሳይነስ አስም የመሳሰሉ ሁኔታዎችን ስለሚቀሰቅስና እኔም የዚህ ያአለርጂኩ በተለይ የሳይነስ ህመም ስላለብኝ። ቀዝቃዛ የአየር ሁኔታን ብዙ ጊዜ አልወድም።

በትምህርት ቤት የምትወደው ትምህርት ምን ነበር? ጥሩ ጥያቄ ነው በትምህርት ቤት እወደው የነበረው ትምህርት ሂሳብ ነበር ሂሳብን እጅግ ደጋግሜ በመስራት ሌሎች ተማሪዎችም ደግሞ አስረዳኝ እስኪሉ ድረስ። ብዙ ጊዜ እሱን እሰራ ነበረ በጣም የምታወቅበትም የትምህርት አይነት ሂሳብ ነበር። ከዚያ የነበረው ፍላጎት በወቅቱ በህፃንነቴ እያለሁ ገና የመጀመሪያ ደረጃ ትምህርት ቤት ላይ እያለሁም የሂሳብ መምህር መሆንን እመኝ ነበር። ያንንም ምኞት ደግሞ አሳክቻለሁ የሂሳብ መምህር በመሆን በዲግሪ። ተመርቄ በተለያዩ በኢትዮጵያ በሚገኙ የከፍተኛ ትምህርት ተቋማት ላይ በመምህርነት አገልግያለሁ።

በመስመር ላይ ትማራለህ? አዎ በመስመር ላይ የተለያዩ ትምህርቶችን እማራለሁ በመስመር ላይ የተለያዩ ትምህርቶችን ተምሬም የምስክር ወረቀትን እስከማግኘት ድረስ ደርሻለሁ። መስመር ላይ በተለይ ዩቲዩብ ላይ እና ቲክቶክ ላይ በሚሰጡ ትምህርቶች ላይ በመሳተፍ እንደዚሁም ደግሞ በተለያዩ ድረ ገጾች ላይ ትምህርቶችን የሚሰጡ አካላት አሉ በእነሱ ላይ ትምህርት በመማር። ብቁ በመሆንም ፈተናዎችን ተፈትኜ በማለፍም የምስክር ወረቀትን እስከማግኘት ድረስ የደረስኩባቸው ትምህርቶች አሉ።

ልብስ ምን ያህል ጊዜ ታጥባለህ? ልብስ የማጥበው ልብስ በሚቆሽሽበት ጊዜ ነው ግን በቋሚነት በሳምንት አንድ ጊዜ ልብሴን አጥባለሁ። ከዚህ በተጨማሪ የልጆችን ልብስ ደግሞ ለማጠብ በሳምንት ሁለቴም ከዚያም በላይ እንደ ልብሱ ሁኔታ እየተመለከትኩ አጥባለሁ። በዋናነት ግን የሚታወቀውና እኔ ልብሴን የማጥበው በሳምንት አንድ ጊዜ ነው።

የስልክ ካሜራ ትጠቀማለህ? አዎ የስልክ ካሜራ እጠቀማለሁ። የስልኬን ካሜራ ፎቶ ለማንሳት ቪዲዮዎችን ለመቅረጽ እጠቀምበታለሁ። የተለያዩ ጉዳዮች ሲኖሩ እ ል በተለይ አንዳንድ የሚታወቁ ዝግጅቶች ሲኖሩ እነዛን ዝግጅቶች ኧ ስልኬን በመጠቀም በካሜራዬ ፎቶ በማንሳት ቪዲዮ በመቅረጽ የተለያዩ ምስሎችን አስቀምጣለሁ እነዚህም እንደ ማስታወሻ የምትጠቀምባቸው ማስታወሻዎቼ ናቸው

ስራህ አድካሚ ነው። ጥሩ ጥያቄ ነው ስራዬ አድካሚ አይደለም እኔ የምሰራው ስራ የጉልበት ስራ ስላልሆነ ከጉልበት ጋራ የተገናኘ በጣም ሊያደክም የሚችል ጉዳይ የለውም። እኔ የምሰራው የአእምሮ ስራዎችን ነው አንዳንድ ጊዜ እንቅስቃሴ ሊኖረው ይችላል ከአንዱ ቦታ ወደ አንዱ ቦታ ያ ደግሞ እረፍትን የሚያሰጥ ነው እንጂ እንድደክም የሚያደርገኝ አይደለም። ስለዚህ ስራዬ አድካሚ አይደለም

በእጅ መሸመን ታውቃለህ? ኧ በእጅ መሸመን የሽመና ስራ ማለት የተለያዩ ልብሶችን መስራት ነው። እኔም በእጄ በመጠቀም በተለያዩ ጊዜያት የሽመና ስራዎችን በመስራት ልብሴን እለብስ ነበረ። በህፃንነቴ ከብት እየጠበቅኩ ኧ በራሴ በምሰራው ሹራብ በጣም በድ በከፍተኛ ደረጃ ተወዳጅነት ያለው ልብስ ሆኖ ለብሰው ነበር።

ዛሬ የመጀመሪያ ምግብህ ምን ነበር? ጥሩ ጥያቄ ነው። ዛሬ ቀኑ አርብ ነው አርብ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት የጾም ጊዜ ነው። እና ዛሬ የሚጾመውም ደግሞ አርብና ረቡ እስከ ቀኑ ዘጠኝ ሰዓት ድረስ ነው። በኢትዮጵያ አሁን እየቀረጽኩበት ያለው ሰዓት ስምንት ሰዓት ነው ስለዚህ ገና አንድ ሰዓት ይቀረኛል ማለት ነው። ስለዚህ ዛሬ የመጀመሪያ ምግቤን ገና አልቀመስኩም ማለት ነው።

መተግበሪያዎችን ታወርዳለህ ኧ አዎ። ስልኮቼ ላይ በጣም ብዙ በርካታ መተግበሪያዎች አሉ እነዚህ መተግበሪያዎች የተለያዩ አገልግሎቶች አሏቸው ናቸው። ማህበራዊ ሚዲያ ላይ ከሰው ጋር ለመገናኘት የምትጠቀምባቸው መተግበሪያዎች አሉ። ቪዲዮና ድምጽን እንደዚሁም ደግሞ ምስሎችን ለማቀናበርም የምትጠቀምባቸው የተለያዩ መተግበሪያዎች አሉ። ሂሳብና ፋይናንስ ነክ የሆኑ ገንዘብ የሚንቀሳቀስባቸው መተግበሪያዎችም አሉ። ስለዚህ እነዚህ መተግበሪያዎችን ሁለ ሁሉንም ከፕላይ ስቶር ላይ አወርዳለሁ የምጠቀመው ስልክ አንድሮይድ ስልክ ስለሆነ መተግበሪያዎችንም የማገኛቸው ከፕሌይ ስቶር ላይ ነው። ስለዚህ ከፕሌይ ስቶር ላይ በርካታ መተግበሪያዎችን እያወረድኩት እጠቀማለሁ።

ጠዋት በስራ ምን ታደርጋለህ? ጠዋት ሁልጊዜም ቢሆን ከመኝታዬ እንደተነሳው ጠዋት ላይ የማደርገው የመጀመሪያው ስራ ፊቴንና እጆቼን መታጠብ ነው ፊቴንና እጄን ከታጠብኩ በኋላ ቀጥታ የጸሎት ልብስ ቀይሬ ነጠላ ለብሼ ጸሎት ላይ እቆማለሁ እግዚአብሔርን አመሰግናለሁ በሰላም ስላሳደረኝ ቀኑንም በሰላም እንዲያውለኝ ለእግዚአብሔር በጸሎት ከጠየኩና ካመሰገንኩ በኋላ ሌሎችን ተጓዳኝ ስራዎችን እሰራለሁ። የልጆችን ምግብ በማብሰል አንዳንድ ማለቅ ያለባቸውን ጉዳዮችን በመጨረስ ለ ወደ ቢሮ ከመሄዴ በፊትም መሰራትና ማለቅ ያለባቸው ጉዳዮችን እጨርሳለሁ። ከዚያም የቢሮ ሰዓት ሲደርስ ቀጥታ ወደ ቢሮ እሄድና ስራዎችን እዛ እሰራለሁ ማለት ነው

በመንገድ ላይ ምግብ ትገዛለህ? ብዙ ጊዜ በመንገድ ላይ ምግብ አልገዛም። ምክንያቱም አሁን የምኖርበት የራሴ ቤት ላይ ስለሆነና በቤቴ ደግሞ ምግብ አዘጋጅቼ ራሴ ስለምመገብ መንገድ ላይ ገዝቼ የምጠቀመው ምግብ የለም። ስለዚህ መንገድ ላይ ምግብን የመግዛት ልምድ የለኝም። ብዙ ጊዜ በመንገድ ላይ የሚሸጡ ምግቦችም ፀሀይና አቧራ የሚያርፍባቸው ስለሆኑ እነዚህ ምግቦች የተበከሉ ይሆናሉ። ስለዚህ መንገድ ላይ ምግቦችን ገዝቶ መጠቀም የተበከለ ምግብን እንደመጠቀም ስለሆነ እኔም የምግቡን ንጽህና ጠብቄ መመገብ ስላለብኝ በቤቴ ራሴን ምግብ አዘጋጅቼ እጠቀማለሁ።

አይስክሬም ትወዳለህ ኧ አልወድም አይስክሬም እስካሁን ድረስ እሚገርመው ቀምሼም አላውቅም። አይስክሬም ህፃናት ሲጠቀሙበት ሌሎችም አንዳንድ አዋቂዎች ላይም አይስክሬም ሲጠቀሙ ከማየት በቀር እኔ አይስክሬምን በልቼም ቀምሼውም አላውቅም። ስለዚህ አይስክሬምን ኧ ትወዳለሁ ወይ ለሚለው ጥያቄ። አይስክሬምን እወዳለሁም አልወድምም ኧ የማለት ኧ ብሎ ለመመለስ የሚያስችል እንትን የለኝም ምክንያቱም ቀምሼው ስለማላውቅ

ጢም ታቆያለህ? ጥሩ ጥያቄ ነው። ጢም እስኪያድግ ድረስ አልጠብቀውም እንዲህ አድግብኝም አልፈልግም ፊቴን የማሳካክና ፊቴ ላይም የሚኖረውን ገጽታ የሚያበላሽ ስለሆነ ጢሜን ቶል ቶሎ መላጨት እወዳለሁ። የተወሰነ ቦታ ከማስቀረው ጢም በቀር አብዛኛውን የፊቴን ፀጉር ሙሉውን እላጫለሁ። ስለዚህ ጺም የማቆየት የማሳደግ ልምድ የለኝም።

ወደ ስራ በሰአቱ ትደርሳለህ? አዎ። በስራ ቦታዬ ላይ በሰአቱ እደርሳለሁ በስራ ቦታዬ ላይ በሰአቱ እንድደርስ ደግሞ የሚረዳኝ የስራ ቦታዬ ላይ የሚመደቡ መኪኖች ናቸው። እነዚህ መኪኖች በሚፈለገው ሰዓት መጥተው ከቤት ወደ ስራ ቦታ ከስራ ቦታም ወደ ቤት ስለሚያደርሱ። እነዚህ የሚመጡበት የስራ ሰዓት እና የሚመጡበት ጊዜ ደግሞ ወደ ስራ ቦታችን በሰአቱ እንድንደርስ ስለሚረዳ። ሁልጊዜም ቢሆን ወደ ስራ ቦታዬ የምደርሰው በሰአቱ ነው

ከአለቃህ ጋር ግንኙነትህ እንዴት ነው? በስራ ጉዳይ ከምንገናኝባቸው ጉዳዮች ከአለቆቻችን ጋር የተደያዩ እቅዶችን የማቀድ የታቀደውን እቅድ የመፈጸም የሚመጡ ስራዎችን በአግባቡና በፍጥነት በተፈለገው ጊዜ የማድረስ ስራዎችን እሰራለሁ ስለዚህ ስራዎችን በፍጥነት ስለምሰራና የሚመጡ ስራዎችንም ደግሞ ያለማንም ጠባቂነት ማንንም ሳልጠብቅ በቀላሉ ስራዎችን የምሰራ ስለሆነ አለቃዬ ጋር ያለኝ ግንኙነት መልካምና ጥሩ የሚባል ግንኙነት ነው አንዳንድ አለቃዎች የከሌላ ከሰራተኞቻቸው ጋራ ጥልና ጭቅጭቅ የሚፈጥሩ ሰራተኞችም በጊዜው ስራዎቻቸውን ስለማይሰሩ አንዳንዶች አለቆች ደግሞ ከመምራት አቅም ችሎታ ማነስ ነው የኔ አለቃ ግን እንደዚህ አይነትም ችግር የለበትም አለቃዬ ብዬ የማስበው እኔም ስራዬን ነው ስራዬን በአግባቡ እስካሰራው ድረስ ከማንኛውም ሰው ጋራ ግንኙነቴ መልካም ሆኖ እንዲቃጥል ይረዳኛልና ይሄን አደርጋለሁ

ለበጎ አድራጎት ሰርተህ ታውቃለህ? አዎ። በጎ አድራጎትን መስራት ለህሊና እርካታም አለው እረፍትንም ይሰጣል። በጎ አድራጎት የሚባለው ምንም አይነት ክፍያ ሳይኖር፥ ምንም አይነት የሚሰጥ ነገር ሳይኖር ራስን አሳልፎ ለሌሎች መስጠት ነው። ጊዜን፥ ገንዘብን ፥ጉልበትን፥ እውቀትን ለሌሎች መስጠት እና ሌሎች እንዲጠቀሙበት ማድረግ ሌሎችን መጠቀም ነው በጎ አድራጎት የሚባለው። ስለዚህ እኔም በ የተለያዩ ያሉኝን ነገሮች በገንዘብም በእውቀትም በጊዜዬንም ፥ጉልበቴንም መስዋዕት በማድረግ የተለያዩ በጎ አድራጎት ስራዎች ላይ እሳተፋለው።

የምትወደው ቁጥር ስንት ነው? እኔ ምወደው ቁጥር ሰባትን ነው ሰባት ቁጥር በዕብራውያን ዘንድ ፍጹም ነው ይላል መጽሐፍ ቅዱስ ላይም በተከታታይ የተገለጠ በርካታ ቁጥሮች አሉ ከእነዚህ ቁጥሮች መካከል ግን እኔ ደስ የሚያሰኘኝ ሰባት ነው። ሰባት የፍጹምነት መገለጫ ነው ሰባት። ሰውም የተፈጠረበት ከሰባቱ ባህሪያት ነው ሶስቱ ባህሪያተ ነፍስና አራቱ ባህሪያተ ስጋ በድምሩ ሰባት ናቸው። ሰው ከሰባት ነገሮች የተሰራ ፍጹም ፍጡር ማለት ነውና። ፍጹምነትን የሚያሳይ ስለሆነ ሰባት ቁጥርን እወደዋለሁ በዚያ ላይ ሰባቱ የጸሎት ሰዓታት አሉ። ሰባቱ ሊቃነ መላእክት አሉ ሰባቱ የጸሎት ሰዓታት በተለይ ከእግዚአብሔር ጋር የሚያገናኙ ስለሆኑ እነዚህ ሰባት የሚለውን ቁጥር እወደዋለሁ።

ቡና ወይ ሻይ ትመርጣለህ? ጥሩ ጥያቄ ነው። እኔ የምመርጠው ሻይ ነው ብዙ ጊዜም የምጠጣውና የምጠቀመው ሻይ ነው። ቡና በህፃንነቴ እጠጣ ከነበረ በቀር የማውቀው ነገር የለም። አሁን በዚህ ሰዓት ቡናን አልጠጣም ስለዚህ የምመርጠው ሻይን ነው። ሻይ ስኳር ተዘጋጅቶ በሻዩ ላይ ደግሞ የሻይ ቅመምም ተደርጎ ሲጠጣ በጣም ደስ ያሰኛልና ሻይን እመርጣለሁ

በአደባባይ መናገር ትችላለህ? አዎ በአደባባይ የመናገር ችሎታ አለኝ በአደባባይ ላይ ለመናገርም ድፍረቱን ያገኘሁት መምህርነትን ስልጠና በሰለጠንኩበት ጊዜ ነው። መምህርነት ስልጠና በተማሪዎች ፊት ላይ ያለንን እውቀት የምንናገርበት የምናስተምርበት ነው ያልገባቸውን የሚጠይቁበት እኛም መልስ የምንሰጥበት። እንደዚሁም ደግሞ አዳዲስ ነገሮችን ለእነርሱ የምንነግርበት ነው። ስለዚህ በተማሪዎቻችን ፊት እነሱ ወደ እኛ እያዩ እኛ ደግሞ እነሱን እየተመለከትን በቀላሉ እንግባባለን እንማማራለን። ስለዚህ በዚያ ወቅት ያዳበርኩት ልምድና ችሎታ በአደባባይ እንድናገር ልምድ ሆኖኝ በአደባባይ የመናገር ችሎታዬን በዚያ አዳብሬያለሁ። ማለት ነው።

በምንጣፍ ላይ ትቀመጣለህ? አዎ። ብዙ ጊዜ በምንጣፍ ላይ እቀመጣለሁ በምንጣፍ ላይ ከመቀመጤ በፊት ግን ምንጣፉ ንጽህናው የተጠበቀ መሆኑን አረጋግጣለሁ። ንጽህናው በተጠበቀ ምንጣፍ ላይ መቀመጥ እረፍትን ያስገኛል። በነጻነትም አየር እየወሰዱ የሰውነት አካላትንም ተዝናንተው እንዲቀመጡ ስለሚረዳና ጤናን ለመጠበቅ ስለሚረዳ ምንጣፍ ላይ እቀመጣለሁ

ጥፍርህን ትቆርጣለህ? አዎ ጥፍሬ እንዲያድግብኝ አልወድም ጥፍር ማሳደግም አልወድም። ስለዚህ ጥፍሬን በየጊዜው እቆርጣለሁ በየቀኑ የጥፍሬን ማደግ አለማደግ አረጋግጣለሁ ጥፍሬ አድጎ ካየሁት ሁልጊዜም ቢሆን እቆርጣለሁ። ስለዚህ ለ ጥፍር ማሳደግም ደስ አያሰኘኝም። ጥፍር አሳድጎ የምመለከታቸውንም ሰዎች ስመለከት ደስ አይለኝም። ልጆቻችንም ጥፍሮቻቸውን ሲያሳድጉ እርስ በእርሳቸው እየተፎጫጨሩ ብዙ ጉዳቶችን ያደርሳሉ። ስለዚህ ጥፍርን ቀድሞ መቁረጥ እንዳያድግ ማድረግ ጥሩ የሆነ የጥፍር እንክብካቤ ነው ብዬ አስባለሁ

በእጅ መጻፍ ትወዳለህ? ጥሩ ጥያቄ ነው በእጄ ብዙ ጊዜ ብዙ መፃሄፍትን አዘጋጅቼ አውቃለሁ ከዚህ በፊት በርካታ የሆኑ ጽሁፎችንም የምሰራው። በእጄ ነበር የኮምፒውተር መምጣትን ተከትሎ አሁን አንዳንድ ነ ስራዎች ወደ ኮምፒውተር የመጡ ቢሆንም ከዚህ በፊት ኮምፒውተር ባልነበረበት ቦታና ኮምፒውተርም እንደአሁኑ በብዙ ቦታዎች ላይ ባልተገኘበት ጊዜ ሁሉን ስራዎች የምንሰራው በእጅ በመጻፍ ነበር። በእጅ በምጽፍበት ጊዜ እስክብሪቶንና እርሳስን እጠቀማለሁ እስክብሪቶን ቀይም ሰማያዊም ጥቁር እስክብሪቶን በመጠቀም በጣም በሚያምር መልኩ ጽሁፎችን እጽፋለሁ

ኢንተርኔት አለህ ኧ አዎ ኢንተርኔት አለኝ አሁን እየቀረጽኩ ይኸንን መረጃም የማቀብላችሁ ኢንተርኔት ስላለኝ ነው የምጠቀመው። ኢንተርኔት የኢትዮ ቴሌኮም ዳታ ጥቅል ነው። በስልክ በሲም የሚገዛ ኧ ዳታ ነው የምጠቀመው። በኢትዮጵያ ሁለት አይነት ኢንተርኔት አቅራቢ ኩባንያዎች አሉ። ከእነዚህ መካከል አንደኛው የቴሌኮም ነው ሁለተኛው ደግሞ ሳፋሪ ኮም ነው። ኧ ስለዚህ ኢንተርኔት አሁን እየተጠቀምኩበት ያለው በኢትዮ ቴሌኮም ነው።

ውሳኔ መስጠት ትችላለህ? አዎ። ውሳኔዎችን እወስናለሁ ውሳኔዎችንም በአግባቡ እሰጣለሁ። ውሳኔ ከመስጠቴ በፊት ግን ውሳኔ የሚሰጥባቸውን ጉዳዮች በዝርዝር መመልከት እወዳለሁ። ስለዚህ ከግራም ከቀኝም ጥያቄዎችን እየጠየኩ ሀሳቦችን እየተቀበልኩ ህጎችንም እያገላበጥኩና እያነበብኩ ውሳኔዎችን እወስናለሁ። ውሳኔ ከመወሰኔ በፊት እንደነዚህ ያሉ ጉዳዮችን ማየት። ችግሮችን መመልከት በጥልቀትና የውሳኔ ሀሳቦችን ከመስጠት በፊት ደግሞ መጽሐፍትን ማገላበጥ ህጉ ምን ይላል የሚለውን መመልከት ወሳኝነት አለው። ምክንያቱም ውሳኔ በምንሰጥበት ጊዜ የተወሰነውን ውሳኔ የማይቀበሉ አካላት ሊኖሩ ስለሚችሉ። ውሳኔው የተወሰነ ከዚህ አንፃር ነው። ብሎ ለማስረዳትም እንዲረዳ መጽሐፍትን መመልከት ተገቢ ነው።

የትኛውን ወቅት ትወዳለህ? ጥሩ ጥያቄ ነው በኢትዮጵያ አራት ወቅቶች አሉ። እነዚህ አራት ወቅቶች በጋ ክረምት በልግና መከር የሚባሉ አራት ወቅቶች አሉ። ከእነዚህ ወቅቶች መካከል አብዛኛውን ፀሀይና ደረቃማ የሚሆነው የበጋው ወቅት ስለሆነ እሱን እወደዋለሁ። የክረምቱ ወቅት ከባድ ነው የሳይነስ ህመም የሚያስነሳና የሚቀሰቅስ ያለሁበት አካባቢም ቀዝቃዛ ከመሆኑ አንፃር ቅዝቃዜው ከባድ ነው። ለጤናም እክል ስለሚያስከትል የበጋውን ወቅት እወደዋለሁ

ኢሜል ትጠቀማለህ? አዎ ኢሜል እጠቀማለሁ። የምጠቀማቸው በርካታ የኢሜል መስመሮች አሉኝ ከእነዚህ መካከል። የጎግልን አካውንት ወይም ጂሜልን እጠቀማለሁ ያሆ፣ ሆትሜል፣ አውትሉክ። የሚባሉና በግሌም ደግሞ የገዛሁት የዶሜን ስም ስላለ በእሱም የወጣ ራሱን የቻለም ኢሜል አለኝ። ስለዚህ መልእክቶችን ለመላክ መልእክቶችንም ለመቀበል ጥያቄዎችን ለመሰብሰብም እምጠቀምበት የተለያዩ የኢሜል አገልግሎቶች አሉኝ። ስለዚህ ኢሜልን በአግባቡ እጠቀምበታለሁ ማለት ነው

ማብሰል ትችላለህ አዎ ማብሰል እችላለሁ የምግብ ዝግጅቶቼ ጥሩ ናቸው የተሻለ ምግብ መዓዛውም ጣእሙም ያማረ ምግብን የማዘጋጀት ችሎታ አለኝ። ስለዚህ ራሴ የምመገበውንም ቤተሰቦቼንም የምመግበውን ምግብ አዘጋጃለሁ። እንጀራ ከመጋገሩ ዉጭ ወጥ በመስራት ሌሎችም ደግሞ ምግቦችን በማዘጋጀት ጥሩ የሆነ ችሎታ አለኝ ብዬ አስባለሁ።

በምን ትመገባለህ? ጥሩ ጥያቄ ነው እኔ የምመገበው በሳህን ነው ሳህኖችን እጠቀማለሁ በመጀመሪያ ደረጃ የሳህኑን ንጽህና አረጋግጬ የምመገበውን ምግብ በሳህኑ ላይ አስቀምጣለሁ። ከዚያም በኋላ ማንኪያ የሚያስፈልገኝ ከሆነ ማንኪያ እጠቀማለሁ አብዛኛውን የኢትዮጵያ ምግብ ግን በእጅ ተቆርሶ የሚበላ እንጀራ ስለሆነ እኔም በእጄ ቆርሼ ከወጥ ጋራ እያጣቀስኩ እመግባለሁ ማለት ነው

ገንፎ ትበላለህ? አዎ። ገንፎ በኢትዮጵያ ባህል እና ስርዓት አራሶች የሚታረሱበትና አራስ በሚሆኑበት ጊዜ በብዛት የሚዘጋጅ ምግብ ነው ብዙ ጊዜ ጠዋት ጠዋትም ለህፃናት የሚዘጋጅ ምግብ ነው። ስለዚህ አራስ በሚሆኑበት ጊዜ የሚዘጋጀውን ምግብ አራሶችን ለመጠየቅ በሚሄድበት ጊዜ እንደዚሁም ደግሞ በቤት ለልጆችም በሚዘጋጅበት ጊዜ በቁርስ ሰዓት ገንፎን እጠቀማለሁ እበላለሁ

የምትወደው ፊልም ምንድነው? እኔ የምወደው ፊልም መንፈሳዊ ፊልሞችን ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓትና ደንብ መሰረት ትውፊቱን ዶግማውን ቀኖናውን ጠብቀው የተሰሩ የተለያዩ መንፈሳዊ ፊልሞችን መመልከት እወዳለሁ። ከእነዚህም መካከል የቅዱሳንን ታሪክ የሚገልጡ የአባቶቻችንን የዜና ህይወት የሚያስረዱ ጉዟቸውን መስመራቸውን የቅድስናቸውን የተጋድሏቸውን ዜና የሚያበስሩ የሚናገሩ። እነዚህ አይነት ፊልሞችን መንፈሳዊ የሆኑ ፊልሞችን ማየት እወዳለሁ

ምን አይነት መሳሪያዎችን ትጠቀማለህ? ኧ ጥሩ ጥያቄ ነው ይሄ ጥያቄ ግን ሰፊና በተለያየ አውድ ሊፈታና ሊመለስ የሚገባው ጥያቄ ነው ኧ የምጠቀማቸውን መሳሪያዎች የሚወስነው የምሰራው ስራ ነው። ለምሳሌ መቆፈር የሚያስፈልገኝና አትክልቶችን የማትከል እነሱን የመንከባከብ ጉዳይ ከሆነ የምሰራው ስራ የአትክልት ስራ ከሆነ መቆፈሪያ መኮትኮቻ ማጨጃ ደግሞ እንደ ማጭድ ያለ ውሃ ለማጠጣት የምንጠቀምበት ደግሞ እንደ ጀርዲን የመሳሰሉ ነገሮችን እጠቀማለሁ። ቢሮ ውስጥ ሄጄ ደግሞ በምሰራበት ጊዜ መቀመጫ ወንበሮች ኧ ኮምፒውተር ፕሪንተሮች ጠረጴዛዎች ያስፈልጋሉ እንደነዚህ ያሉ መሳሪያዎችን እጠቀማለሁ። በቤት ውስጥ ምግብ በምመገብበት ጊዜና ምግብ በምሰራበት ጊዜ ደግሞ የምትጠቀማቸው መሳሪያዎች አሉ ብረት ድስት ኧ ምግብ ለማቅረብ ደግሞ ሳህንና ውሃ ለመጠጣት የምንጠቀምባቸው ብርጭቆዎች አሉ እንደነዚህ ያሉ መሳሪያዎችን እጠቀማለሁ። ስለዚህ ኧ ዘር ዘር ባለ መልኩ ሊታይ የሚገባውና እንደየስራው ሁኔታዎቹ ነው። መሳሪያዎቹን ኧ ይሄን እጠቀማለሁ ይሄን አልጠቀምም ብዬ ልገልጽ የምችለው ማለት ነው

ቃልህን ትጠብቃለህ በሚገባ። ቃልን መጠበቅ ተገቢ ነው። ቃልን አለመጠበቅ በጣም በብዙዎች ዘንድ ውርደትንና መናቅን የሚያስከትል ነው። ቃል መጠበቅ በአንድ ልብ መሆን በአንድ አፍ በአንድ ምላስ መሆን ይገባል። በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖቷን የተቀበለ ዶግማዋን ቀኖናዋን ተቀብሎ በዚያ ያለ ሰው። ቃሉን መጠበቅ ግዴታው ነው። ቃልን መፈጸም በቃል መገኘት የአንድ ክርስቲያን ግዴታውም ነው።

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን የማጸዳው ቤቴ በሚቆሽሽበት ጊዜ ነው። ብዙ ጊዜ ቤትን የሚያቆሽሹ የተለያዩ ነገሮች ሊኖሩ ይችላሉ። በተለይ ህፃናት ከተለያየ ቦታ የሚያመጧቸው አቧራዎች ቆሻሻዎች እቃዎች ይኖራሉ። እነዚህን እቃዎች በአግባቡ መደርደር አገልግሎት የሚሰጡትን አገልግሎት በሚሰጡበት ቦታ ማስቀመጥ። አገልግሎት የማይሰጡትን ደግሞ ወደ የማይሰጡበት ቦታ ወስዶ እንደ ከአገልግሎት ማስወገድ ይገባል። ስለዚህ ቤቴን የማጸዳው ሁልጊዜም ቢሆን ቤቱ እንዳይቆሽሽ ለማድረግ ነው

የክላውድ ማከማቻ ትጠቀማለህ? አዎ የክላውድ ማከማቻን እጠቀማለሁ የተለያዩ መረጃዎችን በድምጽም በምስልም በቪዲዮም የተቀረጹ ማስታወሻዎችን ክላውድ ላይ አስቀምጣለሁ። ክላውድ ላይ የሚቀመጡ መረጃዎች ደግሞ ሌሎች በቀላሉ እንዳያገኟቸውና መረጃዎች እንዳይመዘበሩ እንዳይሰረቁ እንዳይዘረፉ የሚረዳ ነውና። የክላውድ ማከማቻን በመጠቀም መረጃዎችን በዚህ አስቀምጣለሁ።

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? አዎ ጥሩ የሚባል ግንኙነት አለኝ ከጎረቤቶችህ ጋራ በሰላም በፍቅር በዓላትንና አንዳንድ ማህበራዊ ጉዳዮች ሲኖሩም በሰላም በፍቅር ተጫውተን ተሳስቀን እንለያያለን። ከጎረቤቶቼ ጋራ ሁል ጊዜም በሰላም በደስታም በተለያዩ ጉዳዮች ላይ በሀዘኑም በምኑም እንገናኛለንና። ከጎረቤቶቼ ጋራ ጥሩ የሆነ ግንኙነት አለን።

መዝገቦችን ታስቀምጣለህ አዎ መዝገቦችን በስራአት አስቀምጣለህ እያንዳንዱ መዝገቦች በስራአት መቀመጥ አለባቸው። የተለያዩ ሰዎችም የተለያየ መረጃ ፈልገው በሚያነቧቸው በሚያገላብጧቸው ጊዜ በአግባቡ የተዘጋጁና ለሌሎች ሰዎችም በቀላሉ የሚገኙ ሆነው መዘጋጀት ስላለባቸው። መዝገቦችን በሚገባ በተለያዩ መደርደሪያዎች የተለያዩ ስያሜዎችን እየሰጠው ሰዎች እንዲለዩዋቸው አደርጋለሁ